አዎ ስለ ቤተሰቤ ስለ ቤተሰቤ በተመለከተ ያው አንድ አንድ እህት አለኝ እና እናት አለኝ። ከእናቴ ጋር ነው የምኖረው። እና ቤተሰቤ ይሄን ይመስላል። እና ብዙም አይደለም እና አንድ አንድ እናት እና አንድ እህት እንዲሁም አንድ የእህቴ ልጅ አለች። እና ከእነሱ ጋር ነው የምኖረው። እና እንደዛ ነው

ያው ፍየል ብዙ ጊዜ አይቸ አውቃለሁ። አሁንም አያለሁ ፥እመለከታለሁ። ያው ብዙ ጊዜ እኔ ያለሁበት አካባቢ ፍየሎች ስለሚኖሩ እመለከታለሁኝ። ሰዎች ፍየል ይዘው ሲሄዱ አያለሁኝ። ሊጠብቁ እና የሚሸጥበት ቦታ ላይ እዛ ቦታ ላይ አይቼ አውቃለሁ። እና እመለከታለሁ ብዙ ጊዜ ፍየሎችን በጣም ተደጋጋሚ ጊዜ ነው የምመለከተው አሁንም ድረስ እየተመለከትኩ እገኛለሁ።

አዎ በስራ ጊዜ እረፍት አደርጋለሁኝ። የስራ ከሰራሁ በኋላ እረፍት ማድረግ እፈልጋለሁ እና እረፍት ብዙ ጊዜ አደርጋለሁኝ። ወክ ሊሆን ይችላል የመራ መራመድ የተወሰነ ደቂቃ መራመድ ሊሆን ይችላል ውሃ መጥጣት ሊሆን ይችላል ሻህ መጠጣት ሊሆን ይችላል ወይ ደግሞ ቡና መጠጣት ሊሆን ይችላል ወይ ደግሞ ወደ ካፌ ሄዶ አየር መቀበል ሊሆን ይችላል እንደዛ በማድረግ ጸ እረፍት እወስዳለሁ ከስራ በኋላ ብዙ ጊዜ እረፍት መውሰድ ልምድ አለኝ። እና አሁንም ድረስ እረፍት እወስዳለሁ እና በደንብ ነው እረፍት

ያው ብዙ ጊዜ ገበያ የምሄደው። ቅዳሜ ቀንና ሀሙስ ቀን ልሄድ እችላለሁ ግን ያው ብዙ ጊዜ እንደ ልማድ አድርጌ ገበያ ሁልጊዜ አልሄድም ነገር ግን በሳምንት አንዴ ቅዳሜ ቀን። ገበያ እሄዳለሁ ምክንያቱም ቅዳሜ ቀን የምሄድበት ምክንያት የዛ ጊዜ በጣም ብዙ ነገር ማግኘት እንችላለን። ብዙ አቅርቦቶች ስለሚኖር ያነን አቅርቦት ለማግኝት ቅዳሜ ቀን ተመራጭ ይሆናል ለኔ እና እና የተለያዩ በተለያዩ ዋጋ በተለያዩ ቅናሾች። በጣም ቅናሽ የሆኑ እቃዎች ወይ ደግሞ በአማራጭ ሊገኙ የሚችሉ እቃዎች ስለሚኖሩ ቅዳሜ ቀን ነው የኔ ምርጫ። ገበያ የሚሄድበት ቀን ቅዳሜ ቀን ነው ማለት ነው። እና ያው ያው ምክንያቱም ያው እዛ ብዙ አቅርቦት ስለሚኖር ያን አቅርቦት የበተሻለ አማራጭ በተሻለ ዋጋ። ተደራድሮ ለመግዛት ያን ለማድረግ ቅዳሜ ቀን በጣም ለኔ በጣም ያ ቀን ለኔ ተመራጭ ነው። ሄዶ ለመግዛት ወይ ደግሞ ሄዶ ለመገበያየት ያቀን ለኔ በጣም ተመራጭ ሆኖ አግኝቼዋለሁ። እና ቅዳሜ ቀን ነው ብዙ ጊዜ ወደ ገበያ የማዘወትረው። በመሄድም የምፈልገውን እቃ ገዝቼ የመለሰው ቅዳሜ ቀን ነው

አዎ ለሌሎች ሰዎች ልምድ ማካፈል እችላለሁኝ ሌሎች ሰዎች ሲባል ለሌሎች ሰዎች ሲባል። ለምሳሌ መስሪያ ቤት ላይ አዲስ ሰራተኞች ሊመጡ ይችላሉ ስለ ስራው በመናገር በማስተማር በማስረዳት ሊሆን ይችላል። እንደሚያጋጥማቸው ምን አይነት ምን አይነት ችግሮች እንዳሉ? ስለ መስሪያ ቤት ሊሆን ይችላል ስለዛ ነገሮች በማስተማር እችላለሁኝ። አሁን ድረስ ያ ችሎታው አለኝ ብዬ እተማመናለሁ በዛ እና ችሎታው አለኝ። ብዙን ብዙ ጊዜ አስተምሬ አውቃለሁ የተለያየ ሰዎችን አስተምሬ አውቃለሁ። አሁንም በማስተማር ላይ እገኛለሁ

አዎ እችላለሁኝ ማሰላሰል ማለት ያው ለምሳሌ በስራ ጉዳይ ሊሆን ይችላል ብዙ ማሰባቸው ጉዳዮች ሲኖሩ አሰላስዬ በማመዛዘን ነገሮችን አመዛዝኜ ችግሮችን ለመፍታት እሞክራለሁ። እና ብዙ ጊዜ የማሰላሰል ልምዱ አለኝ እና ሁልጊዜ አሰላስላለሁኝ። ምን አይነት ነገሮችን? ማድረግ እንዳለብኝ የሆነ ውሳኔ መታለፍ ያለባቸው ነገሮች ካሉ ተረጋግቼ በማሰላሰል በማሰብ እንደዛ በማድረግ ነው የማሳለፉ ማለት ነው። ማሰላሰል በደንብ ነው የማደርገው

በጣም የምወደው በዓል፤ በጣም የማከብረው እና በጣም የምወደው በዓል አዲስ አመት ሲሆን በጣም አከብረዋለሁ። አዲስ አመት ላይ ብዙ አዲስ ነገሮች ይኖራሉ። ያው የአዲስ አመት ለየት አድርጌ የማከብርበት ምክንያት ከጓደኞቼ ጋር፤ በጣም ከብዙ ሰዎች ጋር እንገናኛለን። በመገናኘት ስጦታ እንለዋወጣለን፤ መልካም ምኞት እንገላለፃለን፤ እና በጣም የአዲስ አመት በጣም ደስ ይለኛል ሳከብረው ራሱ። እና ከቤተሰቦቼ ጋርም እንዲሁ በመሆን በተለያዩ የተለያዩ ባህላዊ ምግቦችን፤ ባህላዊ መጠጦችን በማዘጋጀት፤ በመብላት፣ በመጠጣት በመደሰት ነው የምናሳልፈው። እና በጣም የማከብረው አዲስ አመትን ነው። እና ከጓደኞቼ ጋርም ስጦታ በመለዋወጥ፤ ስጦታ በመቀያየር እና የተለያዩ ሰዎችን በመጠየቅ፤ በመጠያየቅ እንደዛ በማድረግ ነው በዓላትን የማሳልፈው እና በጣም በጣም ደስተኛ ሆኜ የማሳልፈው አዲስ አመት አዲስ አመትን ነው ማለት ነው። እና አዲስ አመት ልዩ ቦታ አለኝ እኔ ለአዲስ አመት ብዙ ጊዜ አዲስ አመትን በተለያየ መልኩ ነው የማከብረው እና አዲስ አመት ለኔ በጣም ልዩ ቦታ እና ልዩ ክብር ያለው አዲስ

ስነ ጥበብ እመለከታለሁ፤ ስነ ግጥም እና ስነ ሙዚቃ። እንዲሁም የጥበብ ስራዎች አሉ፤ የኪነ ጥበብ ስራዎች ይቀርባሉ። በኪነ ጥበብ ተዋኒያኖች ይኖራሉ እና የተለያዩ ብሄራዊ ብሄራዊ ሚዲያ ሚዲያዎች አሉ የሚያቀርቡበት ብሄራዊ አዳራሾች አሉ እና እዛ በመሄድ እነዚህን የኪነ ጥበብ ስራዎች እንደ ሙዚቃ እንደ ግጥም። እንደ የተለያዩ ፊልሞች ሊሆን ይችላል እንደዛ በመመልከት የኪነ ጥበብ ስራ የስነ ጥበብ ስራ ብዙ ጊዜ እመለከታለሁኝ። እና አድናቂም ነኝ እና በጣም ነው የምወደው ማለት ነው። እና በጣም

የትውልድ ከተማዬ የትውልድ ከተማዬ ዳርጌ ነው ዳርጌ ነው። የተወለድኩት እና የትውልድ ከተማዬ ዳርጌ በመባል ይታወቃል። እና በጣም ቅርብ ቦታ ነው ዳርጌ ይባላል። እና በክፍለ ሀገር የሚገኝ በቅርብ ቦታ የሚገኝ እና በጣም ቲንሽዬ የሆነ በጣም ቲንሽዬ መካከለኛ የሆነ ከተማ ዳርጌ ይባላል ማለት ነው የተወለድኩበት ከተማ ዳርጌ ነው። ሚባለው

አዎ ጾም ጾም እፆማለሁኝ በአመት አንዴ የሚጾም ጾም አለ ለአንድ ወር ያክል ጊዜ። ከጠዋት ጀምሮ ከጠዋት ከአስራ አንድ ሰዓት። ጀምሮ እስከ ማታ አንድ ሰዓት ድረስ የሚጾም ጾም አለ። እና ያን ጾም እፆማለሁኝ በአመት አንድ ጊዜ ነው። በአመት አንድ ጊዜ ለአንድ ወር ያክል እፆማለሁኝ። ጾም በጣም ያስደስተኛል መጾም። እና የተለያዩ በዛ ጊዜ ጾም በመጣ ጊዜ የተለያዩ የተለያዩ አማራጮች አሉ። የተለያዩ ምግቦች። እና ማታ ላይ ያለው ድባብ በጣም ደስ ይላል። እና ጾም በጣም ያስደስተኛል። እና እጾማለሁ በደንብ ነው እየጾምኩ የምገኘው እና አጾማለሁኝ አዎ

የቤት እንስሳ የለኝም። ምንም አይነት የቤት እንስሳ አልጠቀምም። የሌለኝ ምክንያት ያው ያለሁበት አካባቢ የቤት እንስሳ ለማስቀመጥ ወይ ደግሞ ለማርባት ምቹ ስላልሆነ የቤት እንስሳ እስካሁን ድረስ አልያዝኩኝም። ያው ከዚህ በፊት ገጥዕር እያለሁ ነበረኝ። ነገር ግን አሁን ወደ ከተማ ስለሆነ ያለሁት ያንን ማድረግ አልችልም። ለእንስሳቶቹ የሚበላ የምግብ አቅርቦት የለም። እና ቦታም የለም ቦታ የቦታ ጥበት ስላለ ያንን ማድረግ ስላልችልም። እና የቤትን ስታ ብጥቅሉ የለኝም። ያው ቅድም የተናገሯቸው ምክንያቶች አሉ። የምግብ አቅርቦት የለም። የቦታ ጥበት አለ። እና ከሰዎች ጋር አብሮ እንስሳቶቹን ለማኖር ለተለያዩ በሽታዎች ስለሚያጋልጡ ለሰዎችም ለእንስሳቶችም ቦታው ምቹ ስላልሆነ እንስሳቶችና ሰዎች አንዱ ላይ መሆን ስለሌለባቸው ያንን ማድረግ አልቻልኩኝም። ያው በዛ በዛ ምክንያቶች ማድረግ አልቻልኩም ነገር ግን ያው በፊት ለወደፊት አማራጭ ማገኝ ከሆነ ቦታም ማገኝ ከሆነ ምቹ ሁኔታም ማገኝ ከሆነ እንስሳት የመያዝ እና ደግሞ የማርባት ፍላጎት አለኝ። እንጂ እስካሁን ድረስ እንስሳት የለኝም። እስካሁን የኔ ራሴ ለራሴ የሆነ የምይዘው እንስሳት እስካሁን ድረስ የለኝም። እና እንስሳት እስካሁን የለኝም እስካሁን ድረስ ማለት ነው።

የምወደው ሙዚቃ ባህላዊ ሙዚቃ በጣም እወዳለሁ ባህላዊ ሙዚቃ እንዲሁም የተለያዩ እንግሊዘኛ ሙዚቃዎችን እነሱን አዳምጣለሁኝ እና የእነዚህ አይነት ሙዚቃዎች ያስደስተኛል። በተለይም በየ አዲስ አመት ላይ የሚጨፈሩ ባህላዊ ሙዚቃዎች አሉ። እንደዚህ አይነት ባህላዊ ሙዚቃዎችን የተለያዩ ባህላዊ ሙዚቃዎችን። ማዳመጥ ያስደስተኛል እና ባህላዊ ሙዚቃ ነው በጣም የምወደው ማለት ነው

ስልኬን በቀን አንድ ጊዜ እሞላለሁኝ ቻርጅ አደርጋለሁኝ ያው ምክንያቱም የተለያዩ ማህበራዊ ሚዲያዎችን ስለምጠቀም ቶሎ ቻርጅ ስለሚያልቅበት በየቀኑ እሞላለሁ ቻርጅ አደርጋለሁኝ። በየቀኑ ለሁለት ሰዓት ተኩል ያህል ጊዜ ቻርጅ በማድረግ እጠቀማለሁኝ ማለት ነው። እና አንድ አንዴ አልፎ አልፎ በየቀኑ የማደርግበት ጊዜ አለ። አልፎ አልፎ ደግሞ በሁለት ቀን አንዴ የማደርግበት ጊዜ አለ። ነገር ግን ብዙ ጊዜ በቀን አንድ ጊዜ ነው ቻርጅ የማደርገው ስልኬን የምሞላው ማለት ነው

ማህድን ማህድን አልጠቀምም የመጠቀሙ እድል አግኝቼ አላውቅም እና ማህድን አልጠቀምም ምክንያቱም ማህድን መጠቀም በጣም የምወድ ነገር ስለሆነ ማህድን መጠቀም አልችልም። እኔ መጠቀም ስለማልችል አንደኛ በጣም ሪስክ አለው ማዕድን አውጥቶ ለመጠቀም ገዝቶ ለመጠቀም ደግሞ በጣም ውድ ስለሆነ እና በጥቅሉ ማዕድን ለመጠቀም እኔ ከባድ ሆኖ አግኝቼዋለሁ። እና ማ እድን አልጠቀምም ጭራሹንም ተጠቅሜ አላውቅም እና አሁን ድረስ እየተጠቀምኩ አይደለም ማለት ነው

የክላውድ መካማቻ አልጠቀምም ክላውድ በጣም ወድ ስለሆነ ለማስቀመጥ እንትን የተለያዩ ዳታዎች ለመስቀመጥ ክላውድ በጣም ወድ ስለሚሆን ክላውድ አልጠቀምም ተጠቃሚ አይደለሁም። የማልጠቀምት ምክንያት በጣም ከፍተኛ ኮስት ስለሚኖረው በዛ ምክንያት ክላውድ አልጠቀምም የምጠቀመው እነዚህ ሙሉ ርካሽ ነገሮች በርካሽ ነገሮች እነሱን እጠቀማለሁ። እንጂ ክላውድ ተጠቃሚ አይደለሁም

በጣም የምወደው ጫማ የአይነቱ ጫማ አይነቱ ቆዳ ጫማ በጣም እወዳለሁ ቆዳ ጫማ ሽፍን ጫማ ማለት ነው። በጣም እወዳለሁኝ ብዙ ጊዜ ወጣ ወጣ ስለ ስራ ሲሄድ። ቆዳ ጫማ በማድረግ አዘወትራለሁ እና የቆዳ ጫማ ተጠቃሚ ነኝ። እና ምቾት አለው ቆዳ ጫማ በጣም ነው የሚያምረው። ከለርም ሆነ በጣም ምቾትም ስላለው ቆዳ ጫማን ተመራጭ አደርጋለሁ

ዛሬ የአየር ሁኔታው፣ ዛሬ የአየር ሁኔታው ፀሀያማ ነው፤ ፀሀያማ ነው። ሞቀታማ ነው በሚል ይጠበቃል ዛሬ። ምክንያቱም ፀሀይ በጣም ከጠዋት ጀምሮ ለመውጣት የጀመረው። ከበተለይ ከአምስት ሰዓት በኋላ በጣም ሙቀት ይበዛል። የአየሩ መቀያየር ይበዛል። በጣም ፀሀይ፣ በጣም፣ በጣም የሚገል ፀሀይ ይወጣል። በዛ ሰዓት ሙቀቶች ይፈጠራሉ፣ ውሃዎች የመሞቅ እና ቤቱ የመሞቅ ሁኔታ ስራ ቦታ ላይ ያለ ሁኔታ የማሞቅ ሁኔታ ይፈጠራል። እና አሁን በአጠቃላይ የሆነ ሁኔታው ፀሀያማ ነው። እና በዛሬ ቀን ሙሉ በጣም ሞቃታማና ፀሀያማ ሆኖ እንደሚውል ይጠበቃል።

መንዳት አልችልም የመንዳት ችሎታ የለኝም መንጃ ፍቃድም አላወጣሁኝም እስካሁን ድረስ። እ የራሴን መንዳት መንዳት ማልችለው ያው እስካሁን ድረስ አልተለማመድኩኝም። እኔ የራሴን መኪና ሆነ የለኝም። የምጠቀመው ታክሲ እንደ ባቡር እና ደግሞ እንደ እ ባስ የመሳሰሉትን እጠቀማለሁ። እንጂ በትራንትፖርቴሽን በህዝብ ትራንስፖርት እጠቀማለሁ። እንጂ በራሴ መንዳት አልችልም መንዳት ችሎታ የለኝም። መንጃ ፍቃድም እስካሁን ድረስ አላወጣሁኝም ማለት ነው

ዋና የኔ ሀላፊነቶች ስራ መከታተል ስራዎችን መከታተል መቆጣጠር እና ደግሞ ስራዎች እንዴት እንዴት ሄዱ የሚለውን ከ ሰራተኞቸን የመከታተል እና ስራውን የማቀላጠፍ ስራውን የማስተዳደር ሀላፊነት አለብኝ። የማስተዳደር አለብኝ እና ስራዎቹን ምን ሰርቷል ምንድነው የጎደለው የሚያስፈልጉ እቃወችን ምንድናቸው። ምን አይነት ሰብሰባዎች መደረግ አለባቸው እና ምን አይነት ከምን አይነት ድርጅቶች ጋር መስራት አለብን የሚለውን እነሱን ከትትል አደርጋለሁኝ። እና የተሰሩ ስራዎችን እነሱን በመከታተል ደካማ ጎናቸውና መቀጠል ያለባቸው ጎኖች ደከማ ያልሆኑ ጎኖችን ደከማ ይሆኑ ጎኖችን ለይቶ ነቅሶ ማውጣት ክስትል ማድረግ። እነዚህ እንደዚህ አይነት ስራዎችን እሰራለሁኝ። ተጨማሪ ደግሞ ሌሎች ድርጅቶች ጋር ግንኙነት ማድረግ ከሆነ። ድርጅቶችን በመደወል በማነጋገር ሌሎች ሚሰሩ ስራዎች ካሉ እነሱን በማቀላጠፍ እንዲሁም ስራተኞችን ከትትል ለማድረግ ምን እንደሚያስፈልጋቸው በመቆጣጠር ነው። የኔ ሀላፊነት

ዳቦ ማብሰል እችላለሁኝ በጣም ነው የምችለው ዳቦ የሚበሰለው። እናስፈጫለን እህሉን መጀመሪያ ይዘጋጃል ማሳ ላይ ይዘጋጃል። ከማታው ከገባ በኋላ እህሉን ለቅመን። እንሸከሽካለን ሙቀጫ ላይ ከሸከሸከም በኋላ አበጥረን። ከዛ ወፍጭ ወስደን አፈጭተን ከዛ እናቦከዋለን። ሊጡን አቡክተን እናሳድረዋለን በመነገታው ምጣድ ጥደን አስመተን ምጣዱን ምጣዱን ሞቅ ሞቅ አድርገን ከዛ እንጋግረዋለን። ከተጋጋረ በኋላ ያው አቅርበን መብላት እንችላለን እና ዳቦ ማብሰል። ችሎታው አለኝ አዎ እችላለሁ

ጨው ጨው ብዙም አልወድም በመጠኑ ነው የምወደው ምክንያቱም ያው ለጤና ጉዳት ስላለው ጨው በመጠኑ ሲሆን ነው የሚመከረው። ሀኪሞችን የሚመክሩት በመጠኑ እንዲደረግ ነው እንጂ በጣም ብዙ ሲደረግ ለጤና ለጤና ጉዳት ያደርጋል። ለተለያዩ ለደም ግፊት እና ለተለያዩ ለ ለተለያዩ በሽታዎች ስለሚያጋልጽ እና ጨው ብዙም አይመከርም። እና በዛ ምክንያት እኔ ጨው ብዙም አልወድም እና በመጠኑ ሲሆን ይመቸኛል። እንጂ በብዛት ሲሆን አልወድም

በዚህ ስራ ላይ የቆየሁት። አንድ አመት ያክል በዚህ ስራ ላይ ሰርቻለሁ፤ በዚህ ኤአይን ትሬይን በማድረግ ስራ ለአንድ አመት ያክል። ለመዱ አለኝና ስራው አለኝ፤ የስራ ልምድ አለኝ እና ሰርቼ አውቃለሁ አንድ አመት ያክል፤ እና በሰራሁትም ስራ ጥሩ ነገረ አግኝቻለሁኝ፤ እና በሰራሁት ዙሪያ ደስተኛ ነኝ በጣም። በዚህ ስራ አጠቃላይ ለአንድ አመት ያክል ቆይታ አድርጌያለሁ፤ እና በጣም ደስተኛ ነኝ። በዚህ እና ለአንድ አመት ያክል ሰርቻለሁ፤

የቅጥር ሂደት በጣም አሪፍ ነው። ቅጥር ላይ ሂደቱ በጣም አሪፍ ነው ፕሮሰሱ በጣም አሪፍ ነበረ። ያው ምንም አይልም ነበር። ትንሽ አንዳንድ ችግሮች ነበሩ ነገር ግን ችግሮች ተፈተዋል። እና የቅጥር ሂደት ያው ምንም አይልም ከሞላ ጎደል። አሪፍ ነበረ። እና አሪፍ ነው። ምንም አይልም ያው አንዳንድ ችግሮች ቢኖሩኝ ምንም አይልም አሪፍ

ቅሬታዎችን የማስተናግደው ከደንበኞች ጋር በመነጋገር ምን አይነት ችግሮች እንደገጠማችሁ በማናገር እና ችግሮችን ለመፍታት በመሞከር እና ቅሬታዎችን የማስተናግደው እና ብዙ ጊዜ ቅሬታዎችን ማስተናገድ የምችለው ከሌሎች ሰዎች ጋር በመገናኘት ችግሮችን በማወቅ እና በስራ ላይ ምን አይነት ችግሮች እንዳሉ እነሱን በማወቅ ቅሬታ ለመፍታት ወይም ለማስተናገድ እሞክራለሁ።

በእጅ መጽሐፍ አልፎ አልፎ እጽፋለሁ ግን ይሄን ያህልም በእጅ መጽሐፍ አልወድም። ወይ ስልክ ላይ እጽፋለሁ ወይ። ኮምፒውተር ላይ እጽፍና ኖት አስቀምጣለሁ እንጂ ኮምፒውተር ላይ ብዙ ጊዜ በእጅ ጽፌ። አሊዝም ወረቀት ላይም አልጽፍም ነገር ግን ያው የተለያየ ላፕቶፕ ሊሆን ይችላል ወይ ደግሞ ኮምፒውተር ሊሆን ይችላል ስልክ ሊሆን ይችላል። ኖት ፓራይድ ሊሆን ይችላል እዛ ላይ ጽፌ ሴቭ አደርጋለሁ። እንጂ በእጅ ላይ ብዙ ጊዜ እጅ ላይ ጽፌ። ማስቀመጥ አልወድምና በጥቅሉ እጅ ላይ መጻፍ አልወድም።

በስራ ላይ ብዙ ተግዳሮቶች ይኖራሉ ብዙ ችግሮች ይፈጠራሉ። ከደንበኛ ጋ አንዳንዴ የበስራ ላይ ግጭት ይፈጠራል ከሌሎች ሰዎቹ ጋም ከሌሎች ድርጅቶች ጋም። የስራ ላይ ግጭት ሊፈጠር ይችላል ያን ችግር ማስተካከል ደሞ ትንሽ ተግዳሮት ይሆናል ብዬ አስባለሁ እና ተግዳሮት እሚሆንብን እኛ ላይ። እንደዚህ አይነት ነገሮች አሉ እና እንደዚህ አይነት ችግሮች ይፈጠራሉ። በተለይ ከድርጅቶች ጋ አንዳንድ መጋጨት በስራ ምክንያት። በስራ መዳረብ መጋጨት ሲፈጠር ይችላል እና ያሉት ተግዳሮቶች እንደዚህ አይነቶች ናቸው ማለት ነው

ያው ማታ ከስራ በኋላ ማደርገው እራቴን እበላለሁ። አንዳንድ መስመር ላይ መማር ያለብኝን ትምህርቶች እማራለሁኝ። የተወሰነ ሰዓት ያን በማድረግ እተኛለሁኝ ማለት ነው። እና ማታ ማታ ብዙ ጊዜ ልምዴ እራት በመብላት የተለያዩ እንትኖችን ኦንላይን ላይ ያሉ መስመር ላይ ያሉ ትምህርቶችን በመከታተል። እነዛን ትምህርቶች ደግሞ በመለማመድ ተጨማሪ ስኪሎችን ለመያዝ እሞክራለሁ። እና ማታ ማታ ከስራ ቡሀላ ማድረግ የማደርገው ይሄንን ነው

ቤት ውስጥ ልዩ መቀመጫ አልጠቀምም። ልዩ የሆነ መቀመጫ ምንም መቀመጫ የለኝም። ያው ሰዎች ምን እንደሚቀመጡ እቀመጣለሁ እንጂ ለራሴ የሆነ የተከተሉት ልዩ መቀመጫ። አልለመድኩኝም እና አሁን ድረስ የለኝም። ያው የተለየ ነገር ማድረግ ስለማልወድ። እንደዛ ነው እና የተለየ መቀመጫ የለኝም እስካሁን ድረስ የለኝም፣ አሁንም የለኝም፣ በፊትም አልነበረኝም እና እንደዚህ መቀመጫ የለኝም

የምመኘው ጊዜ የምመኘው እረፍት ጊዜ በጣም ከተማ ጨጫታ ከቴክኖሎጂ ስልክና ኢንተርኔት የሌለበት ግርግር ከግርግር የራቀ ቦታ በተለይ የአረንጓዴ ተፈጥሯዊ ነገሮች ታሪካዊ ነገሮች አሉ በቦታ ላይ የውሃ ድምጽ ያሉበት የሚሰማበት እና ንጹህ አየር ባለበት ቦታ ላይ ለጥቂት ቀናት መቆየት እና ትልቁ ምኞቴ ይሄኛው ነው። ሌላው ደግሞ አእምሮዬን እንዲታደስ ካ ካለፉት ሰህተቶቼ እንድማርና ለወደፊት ህይወቴ አዳዲስ ብሩህ ሀሳቦችን እንዳመነጭ ይረዳኛል። በአጭሩ የምመኘው እረፍት ጸጥታና ሰላም የሰፈነበት ሰላም የሰፈነበት ጊዜ ነው ማለት ነው።

እኔ በብዛት እግር ኳስ ማየት እና መጫወት እወዳለሁ በተለያዩ በተለያዩ ጊዜ ጓደኞቼ ጋር ተሰባስበን የምናደርገው ጨዋታ ያካል ብቃት እንቅስቃሴ ከዛ ባለፈ ደግሞ ትልቅ የደስታ ምንጭ ነው እንዲሁም የቡድን ስራን አሸናፊነትን ያስተምራል። እኔ የምወደው የምደግፈው ክለብ አለ ማንችስተር ሲቲን በጣም እደግፋለሁ። እና ስፖርትን የምወድበት ምክንያት ለጤናዬ ትልቅ ቦታና ቦታ ስለምሰጥ። እና ዋናው ነገር ደግሞ መዋኘት እንዲሁም ሩጫ እመርጣለሁ ዋና ሙሉ የአካል ክፍል እንዲንሚቀሳቀስ ስለሚያደርግ እና ደግሞ አእምሮን ዘና ስለሚያደርግ ምርጥ ስፖርት ነው። ሩጫ ደግሞ በቀላሉ የትም ቦታ ሊከናወን የሚችልና ያው ጽናትን የሚሰጥ የሚገነባ ስፖርት በመሆኑ ሁል ጊዜ ይሄን አዘወትራለሁኝ። እና ይሄ ነው ያለው ነገር

እጠቀማለሁኝ እኔ ዋይፋይ የምጠቀምበት ምክንያቶች አሉ ዋይፋይ የመጀመሪያው ምክንያቴ እንደ መረጃ ድልድይ ሆኖ ያገለግላል ዋይፋ ዋይፋ ለኔ መረጃ በፍጥነት ልማግኘት እና ከአለም ጋር ለመገናኘት ከአለም ጋር ያሉ ሰዎችን ለመገናኘት ይረዳኛል። ለኔ መሳሪያዬ እንደ ዋናኛ መሳሪያዬ ነው። ያልተገደበ መረጃ ይሰጠኛል። ዋይፋይ በመጠቀሜ በየነ መረብ ላይ ያሉ እጅግ በጣም ብዙ መረጃዎችን በመጽሐፍትና ጥናቶች በቀላሉ እንዲደርስ አግዞኛል። እና በፍንነትና ጥራት ደረጃ በጣም ኮመዳታ ይልቅ ዋይፋ ተደጋጋና ፈጣን ግንኙነት ስለሚሰጥ ትላልቅ ፋይሎችን ለማውረድም ሆነ ቪዲዮዎችን ለማየት ይመረጣል። ዋይፋ እና በጣም ለቴክኖሎጂ ስራዎች በጣም ይመረካል ይመከራል። እና ቀጣይነት ያለው ትምህርት እና በዋይፋ አማካኝነት አዳዲስ መረጃዎች በየሰከንዱ ማግኘት እችላለሁ ይሄም ደግሞ እውቀቴን ዘመናዊና እራሴን ለማሳደግ ይረዳኛል። እና አብዛኛው ስራየ የሚከናወነው በደመና እና ስለሆነ በደመና ወይ ደግሞ ክላውድ ላይ ስለሆነ ያለ ዋይፋ ግንኙነት እነዛን የሩቅ ሰልቨሮች ማግኘትም ሆነ ውስብስብ ስሌቶችን መስራት አይቻልምና በጣም ለኔ አስፈላጊ ሆኖ አግኝቼዋለሁ። ሶስተኛው ደግሞ ምቾትና ኢኮኖሚያዊ ጠቀሜታ አለው። ለኔ ዋይፋይ መጠቀሜ የመጀመሪያ ዋይፋይ መጠቀሜ በስተጀርባ ያለው ሌላው ምክንያት። ለኔ ምቾት ይሰጠኛል። ባለ ብዙ መሳሪያ ግንኙነት መልቲ ዲቫየስ አለው በአንድ ዋይፋ ብቻ ስልኬን ላፕቶፔን ሌሎችንም ስማርት መሳሪያወቼን በአንድ ግዜ ማገናኘት እችላለሁኝ። እና ወጪ ቆጣቢ ነው። ብዙ መረጃ ለሚጠቀም ሰው ዋይፋ ከሞባይል ዳታ በበለጠም ወጪን ይቀንሳል። እና ደግሞ ጥገኝነትን ያስወግዳል ቴክኖሎጂው ያለበይነ መረብ ግንኙነት ኦፍላይን እና በግንኙነት ያለውን ልዩነት እንድንረዳ ያደርገዋል። ዋይፋን እና ያለው መሰረተ ልማት ላይ ዋይፋ መረጃን በአየር ላይ በራድዮ ሞገድ እንዲሁም የሚያስተላልፍበት መንገድ። በጣም ቴክኒካል የሆነ ግንዛቤን ይጨምራል። ሌላው ደግሚ ዋይፋ በመኖሩ ለስራ ለትምህርት ለመዝናኛ ያለውን አስፈላጊነት በማሳየት ከማህበራዊ ሀይወት ጋር ያለኝን ግንኙነት አቆራኝቷል። እና በጣም አስፈላጊ ነው። አዎ ዋይፋይ በብዛት እጠቀማለሁኝ በተለይ ለስራየ ለአዳዲስ መረጃዎች በፍጥነት ለማግኘት ዋይፋይ በጣም አስፈላጊ ነው። የለ ዋይፋ ከአለም ጋር ያለኝ ግንኙነት የተገደበ ነው የሚሆነው አንተስ? እና በጣም የምመርጠው ነገር የዋይፋ በጣም እመርጠዋለሁ ማለት ነው።

የማንቂያ ሰዓት አዎ እጠቀማለሁ የምጠቀምበት ምክንያት የጊዜ አያያዜን እና ምርታማነቴን ለማሳደግ እጠቀማለሁ። የማንቂያ ሰዓት በመጠቀሜ በዘፈቀደ ከመነሳት ይልቅ ቀኑን በቀን ሁለት ጊዜ መነሳት እችላለሁ። እና ወጥነት ይኖረኛል በየቀኑ ተመሳሳይ ሰዓት መነሳቴ የሰውነት ተፈጥሮ ሰዓት ኡደት እንዲሁም እንዲስተካከል ያደርጋል እኔህ ደግሞ ቀኑን ሙሉ ንቁ እንድንሆን ይረዳኛል እናም ውጤታማነቴ ይጨምራል። ጠዋት ቀድሜ በመነሳት ለስራ ወይም ለጥናት ሰፊ ጊዜ ይሰጣል እና ማንቂያ ሰዓት ባይኖር ኖሮ ሳላስበው ረዘም ያለ ሰአቶች ተኝቼ ቀጠሮዎቼን ወይም ስራዎቼን ላዛባ እችላለሁኝ። ሁለተኛ ሁለተኛ ደግሞ ለአእምሮው ዝግጅት በጣም ይጠቅመኛል። ማንቂያ ሰዓት በምጠቀምበት ሰዓት ለሚመጣው ቀን ሀላፊነት እንዲዘጋጅ ያደርገኛል። የሀላፊነት ስሜት ይሰማኛል ነገ በስድስት ሰዓት መነሳት አለብኝ ብዬ ካመንኩኝ ነገውን ተነስቼ ተነስቼ ያኛውን ነገር ያኛውን ለመተግበር ዝግጁ እሆናለሁ። እና የመረጋጋት ስሜት ይሰጠኛል ሰዓት ይርፈድብኝ ወይ ደግሞ የሚለውን ስጋት የራፈደብኝ አረፈደብ የሚለውን ስጋት። የሚለውን ስጋት ለማስወገድ በሰላም መተኛት እችላለሁኝ። ሶስተኛው ደግሞ የቴክኖሎጂ አጠቃቀሜን የበለጠ አሳድጋለሁ። ብዙ ጊዜ በአሁኑ ሰዓት ቀላል ከቀላል ድምጽ አልፎ ወደ ስማርት ረዳትነት ተቀይሯል። ስማርት ማንቂያዎች አሁን ላይ በስልካችን ወይም በስማርት ሰዓቶቻችን በምንጠቀምባቸው ማንቂያዎች የእንቅልፍ ሰአታችንን ይላካሉ እንዲሁም ቀስ በቀስ የሚጨምር ድምጽ ወይም በብርሃን በማንቃት ሰውነችን ሳይደናገጥ እንዲነቃቃ ያደርጋሉ። እና በጣም ለኔ ትልቅ ጥቅም አለው። ማንቂያ ሰዓት በመጠቀሜ የመጀመሪያው ዲሲፕሊን ይኖረኛል ማንቀሳት በመጠቀሜ ከፍላጎት ይልቅ ለግዴታ ለስርዓት ቅርቢያ ይኖረኛል። ሁለተኛው ደግሞ ልምድ ማዳበር እችላለሁ። እንደ አቶሚካ አቤቲቲክ ላይ እንደተጠቀሰው ማንጃ ሰዓት ለአንድ ትልቅ ለውጥ እንደተመነሻ ሆኖ ያገለግላል ብሎ እንደተናገረው እኔም እንደዛ አምናለሁኝ። ሶስተኛው ደግሞ የሰው የሰው ልጅ ራሱን በማስተዳደር ቴክኖሎጂ ቀላል ሰዓትም ቢሆንም እንደረዳት እንዴት? እንደሚጠቀም እና ያንን በጣም ተመልክቼበታለሁ። እና አዎ ማንቂያ ሰዓት በደንብ እጠቀማለሁኝ።

አይስክሬም በጣም ነው የምወደው ያው የስሜት ህዋሳትን እርካታ ይሰጣል። አይስክሬም የሚወደድና ዋናው ምክንያት። የመጀመሪያው መቀዝቀዝ እና መቅለጥ ይኖረዋል። በአፍ ውስጥ ያለው ቅዝቃዜና ቀስ በቀስ የሚኖረው የመቅለጥ ሂደት ቴክስቸር የተለይ እርካታ ይሰጠኛል። ጣዕም አለው። በጣም እንደ ቸኮሌት ፍራፍሬ እና ለውዝ ያለ የተለያዩ ምርጫዎች መኖራቸው ለሁሉም ሰው የሚስማማው ጣዕም እንዲኖር ያደርገዋል። መዓዛው አይስክሬም ሲቀልጥ የሚለቀው ደስ የሚል ጠረንና ሽታው አእምሮአችን ለደስታ እንዲዘጋጅ ያደርገዋል። ያው ደግሞ ስነ ልቦናዊ ትስስር ይጨምራል በጣም እወደዋለሁ የሚለው ስሜት ብዙን ጊዜ ከጥር ትዝታዎች ጋር የተያያዘ ሊሆን ይችላል። እና በጣም ነው የምወደው። የልጅነት ትዝታዬን ይቀሰቅስብኛል። ለብዙ ሰዎች አይስክሬም የልጅነት ጊዜን የቤተሰብ ሽርሽርን እና የጓደኛ የደስታን የጓደኛ የጓደኛ እና የደስታን ቀናትን ያስታውሳል። እነ ደግሞ ፈጣን የደስታ ምንጭ ይኖረዋል። አይስክሬም ውስጥ በጣም ብዙ ስኳር እና ቅባት አእምሮአችን ዶፓሚን እንዲያመነጭ ስለሚያደርግ በትንሽ ሰከንዶች ውስጥ ስሜታችንን የመቀየር አቅም ይኖረዋል። ያው ደግሞ በጣም በኮን በተለያዩ በኮፕ እና በሻይ ማንኪያ አጋጣሚዎች በጣም አሪፍ ናቸው። ሌላው ደግሞ በሞቃት ቀን እንደ ቀዝቃዛ ወይም ከምግብ በኋላ እንደ ማጣፈጫ መውሰድ በጣም ይመከራል። ሌላው ነው ተጓዳኝ ነገሮቹ በቸኮሌት ፈሳሽ። በለውዝ ወይም በክሬም የታጀበ ነገር አለው እና በጣም ደስ ይላል። እና በጣም እወደዋለሁ እና በጣም ስለምወድ መካከለኛ ያለውን ስሜት መጠን ልዩነት አለው ነገር ግን በጣም እወደዋለሁ። እንዲሁም አእምሮን ያረጋጋል የተወሰነ ምግቦችን ከፍተኛ ካሎሪ ያላቸውን እንደ ሽልማት እንደሚቆጥር በባዮሎጂያዊ እይታ። እንደሚያሳይ ስለሚናገር በሳይንስ እና ያንን እደግፋለሁኝ። ያው ደግሞ አይስክሬም በሁሉም ባህልና እድሜ ዘንድ ተወዳጅ መሆኑን አይቻለሁኝ። በባህሉ ተቀባይነት መተንተን በጣም አስፈላጊ ሆኖ አግኝቼዋለሁ። እና አዎ አይስክሬም በጣም በጣም ነው የምወደው። ለኔ አይስክሬም መብላት የትኛውንም መጥፎ ስሜት የሚቀይር ልዩ ደስታ አለው ብዬ አምናለሁኝ። በተለይ በሞቃት ቀን የሚሰጠው ቅዝቃዜና ጣፋጭነቱ ወደር የለውም ብዬ አምናለሁ። እና በጣም ነው የምወደው። አይስክሬም በጣም

ያው በቀን ቤቴን በቀን አንዴ አፀዳለሁኝ። አዎ የቤት ማጽዳት ብዙ ጥቅሞች አሉት። የመጀመሪያው ጥቅም የጋራ ንጽህና። እንጠብቃለን በየቀኑ መፅዳት ለጤናማ ኑሮ መሰረት መሆኑን አምናለሁኝ። የበሽታ መከላከል አምራዊ ሰላም ይኖረናል። በሽታ መከላከል ማለቴ በየቀኑ አቧራና ቆሻሻን ማስወገድ። ለአረርጂ ለሳል ለተለያዩ መተንፈሻ አካላት ህመም የሚያጋልጡ ችግሮችን ይቀንሳል። አእምሮአዊ ሰላም ይፈጥራል የጸዳና የተስተካከለ ቤት የአእምሮ መረጋጋት ይሰጣል። እንጹህ ቤት ንጹህ አእምሮ የሚባል እንደሚባለው ቤት ሲስተካከል የሰው ልጅ የመስራት ስሜቱ ተነሳሽነቱ ይጨምራል። የስነ ስርዓት እና የልምምድ ሀይል እናዳብራለን ቤት በቀን አንዴ ማጽዳት ጠንካራ ስብእናን ያሳያል። እና እኔ በቀን አንዴ ነው የማጸዳው። አቶሚክ ሀቢትስ እንደሚያወራው ስራው ሳይከማች በየቀኑ ጥቂት ደቂቃዎች ወስዶ ማጽዳት በሳምንት አንዴ ተከማችቶ ከሚሰራ አድካሚ ስራ ያድናል የሚል እምነት አለ። የትንንሽ ለውጦች ትልቅ ውጤት ያመጣል የሚል መርህ በተግባር የሚያሳይ ነገር እንደሆነ አግኝቼዋለሁ። ሀላፊነትን መውሰድ ያስተምራል። የራሱን አካባቢ ተንከባክቦ መያዝ ለራስ የሚሰጠውን ግምት ሰልፍ ሪስፔክት ይጨምራል። ሌላው ደግሞ በቀን አንዴ አጸዳለሁ ብዬ ራሴ ያሳመንኩት መጀመሪያው። ከስራ ጋር በተየያዘ በየቀኑ አንዳንዴ አጸዳለሁኝ። ማስተካከል አልጋን ማንጠፍ እና እቃዎችን ወደ ቦታቸው መመለስ ማስወገድ ማስወገድ ማለት አባራን ሊሆን ይችላል። ማበጠር እና ወለልን መጥረግ ማጠብ መወልወል ማደራጀት። አየር እንዲገባ መስኮቶችን መክፈት እንዲሁም ደስ የሚል ጠረን እንዲኖር ማድረግ። እንዲሁም ወጥነት እንዲኖር ማድረግ አንድ ተግባር ሳይሰለቹ በየቀኑ የማከነውን ብቃት መጨመር። እንዲሁም የአንድ ሰው መኖሪያ አካባቢ በምርታማነቱ ላይ ያለውን ቀጥተኛ ተጽዕኖ መረዳት አለብኝ ብዬ አስባለሁ ጽዳትን እንደ ቅድሚያ የሚሰጠው ስራ መቁጠር አለብኝ ብዬ አስባለሁ። አዎ እና ቤቴን በቀን አንዴ አጽዳለሁ ምክንያቱም ንፁህና የተስተካከለ ቤት ውስጥ መዋል አእምሮዊ ሰላም ይሰጣል ብዬ አምናለሁ ስራዎቼን በንቃት እንድሰራ ይረዳኛል። ስራው ሳይከማች በየቀኑ ትንሽ ጊዜ ወስዶ ማስተካከል በኋላ ላይ ከሚመጣ ድካም ያድናል ብዬ አምናለሁ። እና ቤት ማጽዳት በቀን ሁለት ጊዜ አፀዳለሁኝ ማለት ነው።

አካባቢዬን በጣም ነው ምወደው ያው የምወድበት ምክንያት አንደኛ ማህበራዊ ትስስር አለ አካባቢዬ ላይ ኢትዮጵያ ውስጥ ለአንድ አካባቢ መውደድ ትልቁ ምክንያት ሰ ሰው ነው ብዬ አስባለሁ። አካባቢዬን የምወደው አብሮነት ደስ ስለሚለኝ ነው ጎረቤቶቼ እንደ ቤተሰብ ናቸው በደስታም ሆነ በችግር ጊዜ አይለዩኝም እኔ ይሄ ደግሞ ደ ደህንነት እና ሰላም እንዲሰማኝ ያደርገኛል ማለት ነው። እና ምቾት ትራፊነት ይሰማኛል የመሰረት ልማት እና የፍላጎቶች መሟላት ለአካባቢ መውደድ መውደድ ትልቅ ምክንያት አለኝ። የምኖርበት አካባቢ ለስራዬም ሆነ ለእለት እለት ፍላጎቶቼ በጣም አመቺ ነው። ትራንስፖርት በቀላሉ አገኛለሁ ሱቆቹ እና ገበያ በቅርብ ናቸው ይህ ደግሞ ህይወቴን ቀና ያደርገዋል። ትውስታ እና ስሜታዊ ትስስር ይፈጥራል የቆየሁበት አካባቢ ከሆነ ያለኝን ትውስታ መጥቀስ እችላለሁ። ያ አካባቢ ያደኩበት ወይም ለረጅም ጊዜ የኖርኩበት በመሆኑ ከቦታው ጋር ትልቅ ትስስር አለኝ መንገዶች። ዛፎች ጣአጠቃ አጠቃላይ ድባቡ የቤትነት ስሜት ይሰጡኛል አዎ ከአካባቢም በጣም እወደዋለሁ። ምክንያቱም አንደኛ ነገር ሰላማዊ እና ጎረቤቶቼ በጣም ቅን ሰዎች ናቸው ሁለተኛ ደግሞ ለሚያስፈልጉኝ ነገሮች ሁሉ ቅርብ እና አመቺ በሆነ በመሆኑ እዚያ መኖር ከፍተኛ ስነ ልቦና እረፍት ይሰጠኛል። እና አካባቢን በጣም

ጥፍሬን አዎ እቆርጣለሁኝ። የግል ንጽህና የመጠበቅ ሃለፊነት ስላለብኝ ጥፍሬን እቆረጣለሁኝ። ነገሩን ከጤና አንፃር ስለሆነ የማየው በጣም የግል ንጽህናዬን እጠብቃለሁ። ጥፍሬን እቆርጣለሁኝ ጥፍሬን መቁረጥ ከንጽህና አጠባበቅ ዋና ዋና ነጥቦች አንዱ እንደሆነ አምናለሁ። በየጊዜው እቆርጣለሁኝ። ምክንያቱም ረጅም ጥፍር ውስጥ አፈርና ባክቴሪያዎች በቀላሉ ጀርሞኖች ጀርሞች በቀላሉ ስለሚሰራ ቢስሄድ ሊጠራቀሙ ስለሚችሉ ንጽህናዬን ለመጠበቅ እና ከበሽታ ለመከላከል ብዬ ጥፍሬን አሳጥሬ መያዝን እመርጣለሁኝ። ለጤና ጥንቃቄ ሲባል ያን አደርጋለሁ ረጅም ጥፍር ለጤናም ሆነ ለደህንነት እንቅፋት ሊሆን ይችላል ብዬ አምናለሁ። ጥፍር ሲረዝም የመስተር ወይም ሰውን ራስን የመጫር አለው። ብዬ አምናለሁ እንደውም ምግብ ስንመገብ ጥፍራችን ንጹህ ካልሆነ ለጤና ጠንቅ ሊሆን ስለሚችል ዘወትር በመቆረጥ እጠነቀቃለሁ። ለስራ ምቾት ስለሚነሳኝ ጥፍሬን በመቁረጥ አስወግዳለሁ። በእለት ተእለት እንቅስቃሴ ወቅት ረጅም ጥፍር ሊያግደኝ ስለሚችል በምሰራቸው ስራዎች ላይ በምሳሌ በኮምፒውተር መጻፍ ወይም የጉልበት ስራን ረጅም ጥፍር እንቅፋት ስለሚሆንብኝ ምቾት እንዲሰማኝ ሁል ጊዜ አሳጥሬ እቆርጣለሁኝ። በየጊዜው እቆርጣለሁ ጥፍርን አሳጥሮ መያዝ ለግል ንጽህና በጣም አስፈላጊ ነው ብዬ አምናለሁ። ረጅም ጥፍር ቆሻሻ ስለሚይዝ እና ለስራም ሆነ ለስራም ሆነ ለተለያዩ ነገሮች ስለማይመች ንጽህናዬን ለመጠበቅ ጤናዬን ለመከላከል ሁል ጊዜ እቆርጣለሁኝ። እና ሁል ጊዜ ነው የምቆርጠው።

የምወደው የሙቀት አይነት መካከለኛ ነው ማለትም ከሃያ ዲግሪ ያልበለጠ ቢሆን በጣም እመርጣለሁ አንደኛ ለሰውነት ምቾት የሚሰጠኝ በሳንሳዊ መንገድ ከአስራ ስምንት እስከ ሃያ ሁለት ያለው ይመከራል። እኔ ግን ያው ከሃያ ባይበልጥ ደስ ይለኛል ይሄ የሙቀት መጠን ለሰውነቴ በጣም ተስማሚ ነው ብዬ አምናለሁ። በጣም ስለማይሞቅ ላብ አያስቸግረኝም በጣም ስለማይቀዘቅዝ ቁርጣ ቁርጥማጥ ወይም ቅዝቃዜ አይሰማኝም በቃ ልክ ማዕከለኛ ለሰውነት ቀላል ያለ ስሜት እንዲሰማኝ ያደርግልኝ ያደርገኛል። ለስራ ተነሳሽነት ለትኩረት እንዲጨምር ያደርግልኛል። ከፍተኛ ሙቀት ሰውን የማድከም እና የማዛጋት ስሜት አለው ብዬ አምናለሁ። እና የአየሩ መካከለኛውን ቀዝቃዛ ያለ ሲሆን አምሮየ በደንብ ይነቃቃል። ሙቀት ሲበዛ የመርከም እና የመልፈስፈስ ስሜት ስለሚፈጥርብኝ ስራዬንም በንቃት ለመስራት ሃይዲቢሰርሺየስ አካባቢ ያለውን አየት እመርጣለሁ። ለጥሩ እንቅልፍ እረፍት ሲያስፈልገኝ ጥናቶች እንደሚያሳዩት ከሆነ ሰወች ትልቅ ጥልቅ እንቅልፍ እንዲተኙ የሚያደርገው የአየሩ መጠነኛ ቅዝቃዜ ሲኖረው ነው ብለው ይናገራሉ። እና ለእረፍትም ቢሆን መካከለኛ አየር ሁኔታ ቢኖር ይመቸኛል። በጣም ሞቃት በሆነ በሆነ ቁጥር ቤት ውስጥ መተኛት ይከብዳል። ሃያ ዲግሪ አካባቢ ሲሆን ግን ሰውነቴ ዘና ብሎ ጥሩ እረፍትን እንዳገኝ ይረዳኛል። እኔ የምመርጠው መካከለኛ ከሃያ ዲግሪ ያልበለጠ የሙቀት መጠን ነው። ምክንያቱም የአየር ሁኔታ ለሰውነቴ በጣም ምቹ ነው ብዬ አስባለሁ። አላስፈላጊ ላብና ድካም አይፈጥርብኝም በዚያ ላይ አምሮዬ ንቁ ሆኖ ስራዬን እንድሰራ በደንብ እንሰራና ማታም ጥሩ እንቅፍ እንድተኛ ስለሚወደዳኝ። ይሄን የሙቀት መጠን እመርጣለሁኝ እና የምርጠው ሙቀት መጠን ይሄን ይመስላል